ዝናብ ሲዘንብ እኔ የምጠቀመው ውሃ እደቅናለሁ ያ ውሃ ደግሞ ለተለያየ አገልግሎት ይውላል። ለምሳሌ አታክልቶችን ለማልማት እንደገና ደግሞ ልብስ ለማጠብ እቃዎችን የቤት እቃዎችን ለማጠብ ያገለግላል ማለት ነው። ብዙ ጥቅም አለው። በነገራችን ላይ የዝናብ ውሃ ማለት ለእኛ ወሳኝ ነገር ነው። ምክንያቱም የከርሰ ምድር ውሃን ማግኘት ስለማንችል የዝናብ ውሃ ነው የምንጠቀመው ማለት ነው። የዝናብ በጣም ብዙ ጊዜ እንጠቀማለን ያ ደግሞ የለኛ ጠቃሚ ነው ማለት ነው። ለደሃ ሀገር ያው ይጠቅማል ለማለት ፈልጌ ነው።